መዋኘት አልችልም ማወኘት አልችልም ምክንያቱም እኔ እኔ ያደኩበት አካባቢ ወራጅ ውሃ ነው ያለው ወራጅ ውሃ ደግሞ በጣም ከባድ ነው ይዞ ይሄዳል። እናቶቻችን አባቶቻችን አይፈቅዱልንም እንድንዋኝ እና ሀይቅ ደግሞ በአካባቢያችን መጨረሻ የለም በድራር ስለሌለ። ሞይ መዋኘት እድል የለንም። የኛ አካባቢ ልጆች እና እኔ አልዋኝም ነበረ በቅርብ ባሉ ነበር ከብቶች በጎች የምትጠብቀው እና። አልዋኝም ውሃ ከነካን ወላጆቻችን በጣም ስለሚቆጡን አመድ ምናምን ስለምንመስል በጣም ስለምንቆጡን። አልሞክርም ሁሉና መዋኘት አንችልም አልችልም። እኔ ያለሁበት አካባቢው አሁን ግን የምኖርበት አካባቢ በጣም ትልልቅ ሀይቅ ሰፊ ሀይቅ ቅጣና ሀይቅ ይባላል ያለበት አካባቢ ነው። እዚህ አካባቢ ተወልድጄ ቢሆን መዋኘት እትችል ነበረ በእርግጠኝነት ምክንያቱም እዚህ አካባቢ የተወለዱ ልጆች። አብዛኞቹ ይችላሉና እኔ መዋኘት አልችልም። እና በጣም ነው የማዝነው መዋኘት ባለመቻሌ። ወደፊት በጣም ትልቅ ገንዘብ ሲኖረኝ እለማመዳለሁ። መዋኘት